ከፀሀይ እንዴት ትጠበቃለህ? ይላል እንግዲህ ከፀሀይ ለመጠበቅ ሁለትና ሶስት አማራጭ መጠቀም ይቺላል። ለምሳሌ አንደኛው መንገድ ከፀሀይ ለመጠበቅ። ፀሀይ መያዝ መጣለሁ ወይም ፀሀይ መያዝ ነካለሁ ስመለስ ነው። እንግዲህ እንደህ አይነት ልብሶች ብዙ ጊዜ በባህሪያቸው ቀለልያሉ። የፀሃይብርሃን መከላከል እምቺሉ ብዙ ነጭ ይሆኑና። ፀሀይ ነው ወደ ሰውነታችን ማምጣት ለማስተላለፍ የማይችሉ የለብሰ አይነቶች ናቸው። እነዚህን በመጠቀም ከፀሀይ መጠበቅ ይቻላል። ሁለተኛ ደግሞ ከፀሀይ ለመጠበቅ። ጥላ መጠቀም አንደኛው አማራጭ ነው እንግዲህ እንደሚታወቀው ይዘናቸው ምንቀሳቀሳቸው በርካታ የሆኑ የጥላ ጥላወቺ አሉ። ስለዚህ እነዚህን በመጠቀም ከፀሀይ መጠበቅ ይቻላል። ሶስተኛው እና የመጨረሻው አማራጭ ፀሀይ ከፀሀይ ለመጠበቅ። ከአካባቢያችን ባለው ትልቅ ዛፍ ውስጥ ወይም ደግሞ ጫካ ውስጥ ያለ የፀሀይ ብርሃን መከላከል የሚችል ጥላውን በመቀመጥ ከፀሀይ ልንጠብቅ እንችላለን ስለዚህ። እነዚህንና የመሳሰሉ ነገሮችን በማድረግ ፀሀይ ወደ ራሳችን መምህር ሰውነታችን መግባት ከፍተኛ የሆነ ፀሀይ እንዳይጎዳን ማድረግ ይቻላል። ጎጅየሆነው ፀሀይ ሰዓቱ ማለትነው ነገርግን አንዳጠቃላይ ፀሀይ የፀሃይብርሃንና ፀሀይ ለሰዉልጆቺ አስፈላጊ ነው። ነገር ግን አስፈላጊነቱ አንደኛ በጊዜ የተወሰነ መሆን አለበት። ሁለተኛ ደግሞ ከሚያቃጥል ለምሳሌ ቅጥር ፀሀይ የሚባለውን ለመከላከል ይመስለኛል የዚህ ጥያቄ ዋና መሰረታዊአላማ። ከቀጠሮ ውጭ ያልሆነ የጧት ፀሀይ ለሰው ልጁ በጣም አስፈላጊ ነው። ምክንያቱም ቫይታሚንድ የተባለውን ቫይታሚንድ ለሰውነታችን ቆዳችን እንዲያዘጋጅ ስለሚያደርግ። ያስፈልጋል ነገር ግን የቀጥር ሳይም ያቃጠል። ከፍተኛ የሆነ ሙቀት ያለው ፀሀይን ለመጠበቅ ግን ከላይ የጠቀሷቸውን ሶስት እና ከዛ በላይ የሆነ ነገሮቺን ተጠቅሞ ከፀሀይ መከላከል ይቻላል ማለት ነው።

ልብሶች በስርዓት የተቀመጡ ናቸው ይላል። አዎ ምክንያቱም ልብሶቼን እኔ በስርዓት ነው የማስቀምጠው። ከመኝታዬ በመነሳት ልብሶቼን መጀመሪያ ማድረገው ማስተካከል ነው። እና በስርዓት ማስቀመጥ ነው ምክንያቱም ማስቀመጫ የሆነ ቁም ሳጥን ስላለኝ። እዚያ ቁም ሳጥን ውስጥ አስተካክዬ ልብሶችን ሳስቀምጥ በተተኮሱበት ቅርጽ በመታጠፍ በሚችሉበት የመቀመጫ አይነት እና የመታጠፊያ መንገድ በመጠቀም ቅርፃቸውን ጠብቄ እንደሁም ሲተኮሱ የሚሰጣቸውን ቅርጽ በመከተል ልብሶችን በስርዓት አስቀምጣለሁ። ምክንያቱም ልብሱ በስርዓት ካልተቀመጠ በርከታ የሆኑ ችግሮች ያመጣል። አንደኛ ይቆሽሻል ሁለተኛ ይልፍ ይቆራፈዳል። በሚቆራፍድና በሚጨማደድ ጊዜ ለብሰው ለመውጣት ደስ አይልም። ምክንያቱም የተጨማደደ ልብስ ለብሶ መውጣት አንዱ የስንፍና ምልክት ስለሆነ። እኔ ደሞ በማንም ሰው ሰንፍ መባል አልፈልግም። ስለዚህ ያለኝ አማራጭ ምንድነው? ሁል ጊዜ ልብሶቼን ከምኝታዬ ወይም ደግሞ ከስራ ቦታ ስመለስ በቅርጻቸው በስፌታቸው በቁመታቸው እና ሲተኮሱ በመሰጣቸው ቅርጽና ወርድ መሰረት አስተካክዬ ነው የማስቀምጣቸው። ሲቀመጡም ደግሞ ከየትኛውም ቦታ ላይ ሶፋ ለወንበር ላይ አይደለም የሚቀመጡት። ወይ ኩሽና ቤት አይደለም የሚቀመጡት ስለዚህ የነሱ በተዘጋጀላቸው ቦታ ወይም ቁም ሳጥን ላይ በስርዓት አስተካክዬ አስቀምጣችኋለሁ። በስርዓት አጥፎ ማስተካከል ሲባል ለሚታጠፉ ልብሶች ነው ነገር ግን የማይታጠፈውና በመስቀያ የሚቀመጡ የሱፍ ልብሶች አሉ። ሱፍና የሱፍ ሸሚዝ የመሳሰሉትን የማስቀምጠው በማንጠልጠያ ቁም ሳጥን በመጠቀም የማንጠልጠያ ብረት ውስጥ በማንጠልጠል ነው ማለት ነው። ስለዚህ በስርዓት የማይታጠፉትንም ደግሞ ቁም ሳጥን ውስጥ ማስቀያ በመጠቀም በስርዓት አስቀምጣለሁ። ማለት ነው።

ስሜትክን በፊትህ ላይ ታሳያለህ ይላል? አዎ አሳያለሁ ነገር ግን ስሜትን በፊት ላይ ማሳየት ከሰው ልጅ ባህሪያት አንዱ ነው። በአብዛኛው ግን የሚመከር አይነት ባህሪ አይደለም። ስሜትን በሰፊት ላይ ከማሳየት ትልቅ ስሜታዊ ላለመሆን ጥረት ማድረግ ያስፈልጋል ስለዚህ ያለን አማራጭ ምንድነው? ስሜታዊ ላለመሆን መሞከር። ነገር ግን ስሜታዊ ከሆንን እና ስሜታችን በፊት ላይ ምናሳይ ከሆነ በርካታ ችግሮች ያመጡብናል ማለት ነው። ለምሳሌ ስሜታችን በፊት ላይ ሚታይ ከሆነ አብዛኞቹ ሰዎች የፊታችን ስሜት እንደ መዝናኛ ስለሚጠቀሙበት። የኛን መቆጣት እና የኛን መናደድ እንደ መዝናኛ በአሁኑ ቁጥር ያንን ስሜታችን በመኮርኮርና በመነካካት ስሜታችን በፊት ላይ እንዲታይ በማድረግ ለኛ አላስፈላጊ የሆነ ስራ እንድንሰራ ስለሚያስገድደን። ስሜትን በፊት ላይ ማውጣት ተገቢ እንዳልሆነ ተምሬበታለሁ። ምክንያቱም ስሜታዊ በሆነ ስሜቴን በፊት በማሳየቴ እስካሁን ድረስ ከተጠቀምኩበት ይልቅ የተጎዳሁበት ስለሚበልጥ ማለት ነው። ይሄን ደሞ ከእኔ በላይ ምስክር ነው የምሰጥ ስለሌለ ይሄን ማድረግ እንደሌለብኝ ነው የተረዳሁት። ወደፊት ግን ስሜትን በፊት የማውጣት እንዳለብኝ እንደሌለብኝ ነው የተረዳሁት። እና ይሄንን ላለመድገም ጥረት አረጋለሁ ብየ አስባለሁኝ። ስለዚህ ስሜትን በፊት ላይ ታሳያለህ ለተባለው ነገር። በእኔ በግሌ አዎ አሳያለሁ ምክንያቱም ይሄ ባህሪዬ ስለሆነ ነው። ባህሪዬ ባይሆን ኖሮ ፍቴ ስሜቴን በፊት ላይ አላሳይም ነበር። ማለት በማንኛውም ለተጠየቀው ጥያቄ ግን መልሱ ስሜትህን በፊት ላይ ታሳያለህ ለተባለው አዎ የኔ ባህሪ ስለሆነ አሳያለሁ ነው። መልሱ።